በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ? ለሚለው ጥያቄ እውነት ለመናገር በአንድ ጊዜ ብዙ ስራዎችን ማስተናገድ የሚችሉት ይሄን ልዩ ተሰጦ የተሰጣቸው ሴቶች ናቸው። በአንድ ጊዜ ሶስት አራት ስራዎችን እየደረደሩ ማስተናገድ ይችላሉ። በዚህ ምግብ እየሰራች በዚህ እቃ እያጠበች በዚህ በኩል ደግሞ የልጅ ነገሮችን እያከናወነች ምናምን ልሰራ ትችላለች። እና አንድ ጊዜ ብዙ ስራዎችን መስራት የሚችሉት ከወንዶች ይልቅ ሴቶች ናቸው። አይደለም በአንዴ የብዙ ስራ መስተናገድ ነው። ይቅርና በአንድ ጊዜ በአንድ ሰዓት ባለፈው ምንድነው? የህክምና ማስረርጃ በማምጣት ሂደት ውስጥ ባለቤቴ ይህንን ስራ ደጋግማ ጠይቃ ስለነበረ። መረጃ የምንድነው የወረቀት ማስታወቂያ ባግራውንድ ሊሆን ይችላል። ስለዚህ አንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ የሚለው ጥያቄ? አይ በፍጹም ምናልባት ሁለት ስራዎችን በአንድ ላይ ላስኬዳቸው እችላለሁ። ነገር ግን ለጥያቄና መልስ ለሚሆነው እንትኑ ይሄንን ጥያቄ ማስተናገድ አልችልም። በሚለው ጋባ የተቻለ ይሆናል